ትናንት ይላል ትናንት ማለት ያለፈውን ቀን። ትላንት እንላለን ለምሳሌ ትናንት ስንል ከዛሬ ወዲያ የነበረውን ቀን ሲሆን። ይሄ ቀን ደግሞ ብዙ ነገሮችን ያረግንበት ያለፈውን ቀን ምናስታውስበት ነው። በምሳሌ ትላንትና ክላስ ውዬ ከሆነ ትላንት ምን አረኩኝ የት ዋልኩኝ የሚለውን የምናስታውስበት ነው። ለምሳሌ ትናንት ምን አረኩኝ ልብስ አጠብቁኝ። ትናንት ምን አረኩኝ ቁርስ በላሁ እንዲህ አይነት ምሳ በላው እንዲህ አይነት እራት በላው እያልን ያለፈውን ቀን የመስታወሻ ይሆናል ማለት ነው። ትናንት ስንል ስለዚህ ትናንት ከብዙ የምናስታውሷቸው ነገሮች ያለፈውን ነገር ነው ማለት ነው። ትናንት ስንል ለምሳሌ ነገ ስንል ደግሞ ለወደፊት ነገ አድረን ውለን ሊሆን ሊሆን ይችላል ማለት ነው። ትናንት ስንል ግን ያለፍነውን አልፈን የመጣንበትን የምናስታውስበት ጊዜ ነው ማለት ነው

ስድስት ይላል ስድስት ማለት ቁጥር ነው። ቁጥር ለምሳሌ አንድ ሁለት ሶስት አራት አምስት ስድስት ስድስት ቁጥር ነው ስድስተኛው ቁጥር ነው ማለት ነው ሞዱ ቁጥር ነው። ስለዚህ ከቁጥሮች ሁሉ ሙሉ ነው ሙሉ ነው ስንል ለምሳሌ ስድስትን በሁለት ስናካፍል በሁለት ስናካፍል ሶስት እናገኛለን ማለት ነው። ስለዚህ ስድስት ማለት ቁጥር ነው ስለዚህ ከቁጥሮች ሁሉ በብዙ ነገር እኛ ስድስትን ልንሰይማት እንችላለን። ለምሳሌ ሰው እንደራሱ እንደፍለጉት ቁጥሮችን ይሰይማል ለምሳሌ ማለት አሁን የሚወደው አንድ ሰው የሚወደው የራሴ የሆኑ ቁጥር ሊኖር ይችላል። ለምሳሌ እኔ ሃያ አንድን እወዳለሁ አስራ ሁለት እንደዛ እንደዛ ሁሉም ሰው የሚወደው ቁጥር ይኖራል የሚያከብረው ቁጥር ይኖራል። ስለዚህ ስድስትንም እንደዚሁ የሚወዳ ሰው ይኖራል ማለት ነው። ስለዚህ ስድስት መቁጠሪያ ቁጥር ነው ከመቁጠሪያ ቁጥር ሙሉ ቁጥር ምን እንደሆነ? ሙሉ ቁጥር ስንል ደግሞ በሁለት የሚከፈል ማለት

ማዳመጥ ይላል ማዳመጥ ስንል ለምሳሌ ከስሜት ህዋሳት አንዱ ነው ማዳመጥ አንዱ ሲናገር በጆሮአችን ማዳመጥ ማለት ነው። ይሄ በጣም አሪፍ ነው እንትን ነው። ከሄሎች አንዱ ማዳመጥ አሪፍ ነው። ለምሳሌ አንዱ ሲያወራ አንዱ ማዳመጥ መናገር ማውራት ማዳመጥ ማየትና ማሽተት መዳሰስ የሚባሉ ስሜት ህዋሳት አንዱ ተግባር ሲሆን ይሄ ማዳመጥ በጣም አስፈላጊ ነው። ምክንያቱም አንድ ሰው ሲያወራ አዳምጠን ከዛ ሰው የምናገኘው ነገር ነው ስለዚህ ይሄ ደግሞ በጣም አሪፍ እና በጣም ጥሩ ነገር ነው። ማዳመጥ ስለዚህ ሁሉም ሰው አድማጭ ቢሆን ጥሩ ነው። ምክንያቱም ስናዳምጥ ብዙ ነገሮችን ባንዴል የመያዝ አቅማችን በጣም አሪፍ ነው ማለት ነው። በጣም እንይዛለን ስለዚህ ሁሉም ሰው ጥሩ አድማጭ ቢሆን አሪፍ ነው። ስለዚህ ማዳመጥ በአንዱ ስሜት ህዋሳት ተግባር አንዱ ነው

ዲግሪ ይላል ዲግሪ ማለት። ትምህርት ተምረን የምናገኘው ሳርቲፊኬት ሲሆን። ዲግሪ የመጀመሪያ አንድ ሰው። ከአንድ እስከ ሶስት ይማራል ከሶስት እስከ አስራ ሁለት እያለ እየቆጠረ እየቆጠረ። ዩኒቨርሲቲ ገብቶ የሚያገኘው ማለት ነው። ዲግሪ ዩኒቨርሲቲም ሊሆን ይችላል ኮሌጆችም ዲግሪ ይሰጣል። ዲግሪ ማለት አንዱን። ትምህርት ክፍል ወስዶ ለምሳሌ የታሪክ ትምህርት ክፍል አንድ ሰው ተምሮ። ለዛ ትምህርት የሚሆኑት እውቀቶችን ሸምቶ መጨረሻ ላይ የሚያገኘው ውክና ውክልና ማለት ነው። ዲግሪ ስንል ዲግሪ የእዉክና መገለጫ ነው። የአንድን ትምህርት መቶ ፐርሰንት አረጋግተሃል ተምረሃል እውቀት ሸምተሃል ተብሎ የሚሰጠው የእውቅና የእውቅና ዲግሪ ነው። ስለዚህ ዲግሪ ስንል ዲግሪ ስንል አንድ የተለያዩ ሰዎች በተለያዩ ትምህርት ዘርፎች ዲግሪ ሊያገኙ ይችላሉ። ስለዚህ ዲግሪ ይሄ እውቅና ወይም መለኪያ ነው ብለን እንገምተዋለን

እጅ ይላል እጅ ከሰውነት ክፍል አንድ ነው እጅ ስንል ለምሳሌ ሰው ልጅ ሁለት እጅ አለው ሁለት እግር አለው አፍንጫ አይን ምናምን ከሰውነት ክፍሎች አንዱ በጣም አሪፍ ወይም ተቃሚው ነው። ከእግር ከትሎ እኔ እንደውስ የሰው ልጅ አይን እግር ሁሉም በጣም አስፈላጊ ነው። ግን እጅ ብዙ ጊዜ ለኑራችን ስራ የተለያዩ ስራዎችን ለመስራት በጣም ከምናነሳው የመጀመሪያ እጅ ነው። ይሄ ጉልበት ስራዎችን ለምሳሌ አላይን እጅ ብቻ ቢኖረን ደግሞ አንዱ አንዱ ካሌለ ሰው ልጅ መኖር አይችልም። እጁ ኖሮ አይን ካሌለ አሁን መስራት አይችልም ማለት ነው። ስለዚህ አንዱ ለአንዱ አስፈላጊ ነው። ግን እጅ የተለያዩ ሀይል ስራዎችን ለመስራት ለምሳሌ ለምሳሌ የሆነ ነገር ለመግፋት እንቅስቃሴ ለማረግ በቃ ማይጠቅም ይሄ ነው የሚባል በቃ እንትን መወሰን አንችልም ሁሉም ጥቅም አለው ሁሉም ተቀሜታ አለው። ስለዚህ ሁሉም ሰውነት ክፍል የራሱ የራሱ ጥቅም አለው። እጅም የራሱ ጥቅም አለው።

ግራጫ ይላል ግራጫ ይሄም ከአለም ነው። ብዙ ከለማት አሉ ካለማት አንዱ ግራቻ ነው። ስለዚህ ግራቻ አሪፍ ካለም ነው የራሱ የሆነ ሰው የሚወደው ይኖራል እኔ ግን የራሴ ቀለም እወዳለሁ ይሄ ግራቻ ደስ አይለኝም። እኔ አብዛኛው ጊዜ ሰማያዊ ቀለም ነው ደስ የሚለኝ ሰማያዊም የራሱ የሆነ የራሴ የሆነ ምክንያት አለኝ ሰማያዊ የምወድበት ስለዚህ ይሄን ግራቻም የሚወዱ ሰዎች አሉ። ለምሳሌ ግራቻ ካለም የተለያዩ ጅብሳን ቤት ሲያሰሩ ግድግዳ ላይ ግራቻ ካለም ያስቀባሉ ለምሳሌ ሰማያዊ ከማድረግ ግራቻ ካለም ቢያደርጉ አሪፍ ነው ምክንያቱም ግድግዳው ሲኮሽም ብዙም አያስታውቁም አሁን ወይ ነጭ ወይ ሰማያዊ ብናደርግ ግን ትንሽ ቆሻሻ ቢሆን ራሱ ያሳውቃል ማለት ነው። ስለዚህ የእያንዳንዱ ሰው የራሱ የሆነ ፍላጎት አለው የራሱ የሆነ የቀለም ምርቻ አለው። ስለዚህ ግራቻ የሚወድ ሰው አለ ማለት ነው።

ማታ ይላል ያው ማታ ማለት ከመሸ ፀሀይ ከጠለቀ ነው። ማታ ነው አሁን ለምሳሌ አሁን ያለሁበት ሰዓት ማታ አራት ሰዓት ላይ ነው ስለዚህ ማታ ስንል ያው ቀን እንደምንለው አንድ ቀን ሃያ አራት ሰዓት አለው ስንል አስራ ሁለቱ ማታ አስራ ሁለቱ ቀን ተደምሮ ሃያ አራት ሰዓት ይሆናል ማለት ነው። ስለዚህ ማታ ስንል የተፈጥሮ የሆኑ ብርሃናት የሚጠፉበት ለምሳሌ ፀሀይ ምትጠፋበት ደግሞ ጨረቃ ደግሞ ወቅቱን ጠብቃ ምትወጣበት ነው ማታ ስንል ማታ ስንል እንደ ኢትዮጵያ አንፃር ሁሉም ሰው የሚያርፍበት ቀኑን ሲሰራ ውሎ ማታውን ሚያርፍበት ነው ማለት ነው። ስለዚህ ማታ ማታ ሁሉም ሰው ያርፋል። ቀን ሲሰራ ውሎ ለምሳሌ የቀን ሰራተኞች ቀን ሙሉ ሲሰሩ ውለው ማታውን ያርፋሉ ማለት ነው። ስለዚህ ማታ ለእኛ የተለያየ ትርጉም ነው ያለው ይኸው ማታ አብዛኛው ጊዜ እረፍት ስለምናደርግ ስለምንተኛ ማለት ነው።

እገዛ ይላል እገዛ ማለት የተለያየ ሰው የራሱ የሆነ የሚያግዝበት አለ። ለምሳሌ እገዛ ስንል የሆነ ሰው ስራ እየሰራ በጎን ሂድ አንተ ስታግዝ አገዝክ እገዛ ይባላል። ስለዚህ እገዛ ማለት የሚፈልገው ሰው ሊኖር ይችላል እገዛ የሚፈልግ ሰው ለምሳሌ አግዘኝ እርዳኝ እንደማለት ነው። ርዳኝ እንደማለት አገዛን በሌላ ብንቀይረው እርዳኝ እንደማለት ነው። ስለዚህ የሚረዳ ሰው ያስፈልጋል ማለት ነው። እገዛ ስንል የሆነ የሚሰራ ስራ አለ እዚህኛው ደግሞ የሚረዳ ሰው አለ የሚሰራውን ስራ ሌላኛው መጥቶ ሲያግዝ እገዛ አደረገለት አገዘ ረዳው እንለዋለን ማለት ነው። ስለዚህ እገዛ በጣም ምርት ቃል ነው። በጣም ጥሩ ስነምግባር ያለው ሰው አብዛኛው አንድ ሰው ሲሰራ በጎን ሄዶ ያግዛል ማለት ነው። ይሄ ማለት ለሰው ልጅ ረራ ያለው የሚያሳዝን ማለት የሚያዝንልን ሰው ለምሳሌ እኔ ከባድ ስራ ተሸክሜ ወደ ገበያ ብሄድ የሆነ አልችለውም የሆነ ሰው መጥቶ ቢያግዘኝ ገዛ ደረገልኝ ይሄን እንድላለን ማለት ነው።

ጁላይ ይላል ይኸው ጁላይ ይሄ የአማርኛ ቃል ነው ብዬ አላስብም ጁላይ ስንል ከወሩ አንዱ በእንግሊዘኛ ጁላይ እንላለን ማለት ነው። ስለዚህ ይሄ አማርኛ ቃል ላይ እንጃ ፍች ያለሁ ወይም አይመስለኝም ስለዚህ እንግሊዘኛውን ወደ አማርኛው ተርጉሜ ልንናገር እችላለሁ። ጁል ላይ ማለት ከወራት አንዱ ነው ያው እኛ አካባቢ ግንቦት እንደምንለው ነው። ስለዚህ ይሄ ወር ደግሞ በጣም አሪፍ ነው በልግ የሚሆንበት ነው። ስለዚህ ይሄ ወር በእኛ ግንቦት ሲሆን ስለዚህ ይሄ ደግሞ በጣም በልግ ነው በብዙ ነገር ገበሬዎች ወደ ክረምት ስለሚመጣ የሚዘጋጁበት ወር ነው። ስለዚህ አሪፍ ወር ነው። የስራ ወቅት ነው። ምክንያቱም ሁሉ ሰው ለክረምት ዝናብ ስለሚመጣ የሚዘጋጅበት ነው። ስለዚህ በጣም አሪፍ ነው ማለት ነው። በእኛ አካባቢ ይሄ ወር ስለዚህ ከወራት አንድ ነው ከአሥራ ሁለት አራት አንድ ወር ነው

ግብ ማለት አንድ ሰው የሆነ የሚሰራውን ስራ የሚያደርስበት የመጨረሻ ነጥብ ማለት ነው። ለምሳሌ ተማሪዎች ተምረው የመጨረሻ የሚደርሱበት እንትን ግብ ይባላል ማለት ነው። ግብ ማለት ግብ መታ ሲባል አንድ ሰው ለሚሰራው ስራ ውጤታማ ሆነ ውጤት ላይ ማማው የውጤት ደረጃ ማማ ገባ ማለት ነው። ስለዚህ ግብ ማለት ግብ ሁሉም ሰው አንድን ስራ ለመስራት መጀመሪያ ሊኖረው ይገባል ማለት ነው። ግብ ግብ በጣም ጥሩ ነው። ለመስራት እቅድ ለመያዝ ሁሉም ሰው ግብ ሊኖረው ይገባል። እኔንም ጨምሮ አሁን ለምሳሌ አንድን ስራ ጀምረን እናኳርጣለን እንተዋለን። ይሄ ይሄ አይጠቅምም። ስለዚህ ግብ ስንል ግን እያንዳንዱ ሰው የሚደርስበት የመጨረሻው ውጤት የሚያይበት ማለት ነው። ስለዚህ ግብ በጣም ለሁሉ ሰው ሊኖረን ይገባል። በጣም ጥሩ ነው። ግብ ሊኖረን ይገባል ሁሌም ቢሆን ግብ የሌለው ሰው ሰው እንደ ሰው አይቆጠርም ማለት ነው።

ምግብ ቤት ይላል ምግብና ቤት ምግብና ቤት አሁን ለምሳሌ ምግብ የራሱ የሆነ ዝግጅት ለሰው ልጅ የሚመገበው ሲሆን ቤት ደግሞ ይኸው ምግብ የሚሰራበት ሆቴል ሊሆን ይችላል ሬስቶራንት ሊሆን ይችላል። እና ትንንሽ ካፌዎች ሊሆኑ ይችላሉ። ስለዚህ ምግብ ቤት ብዙ ነገር አለ ለምሳሌ ምግብ አለ ሰው አለ ደንበኛ አለ ምግብ የሚሰራ ሰራተኞች አሉ ባለቤቶች አሉ ማለት ነው። ለምሳሌ ደንበኛ ስንል የምግብ ተጠቃሚ የተሰራውን ምግብ በብር ገዝቶ የሚጠቀም ማለት ነው። ስለዚህ ምግብ አብሳዮች ደግሞ እዛ ቤት ሆነው በብር ምግብ የሚያበስሉ ማለት ነው ሰራተኞች ማለት ነው። ስለዚህ ይሄ አሪፍ ነገር ነው። ምግብ ቤት ስንል ለምሳሌ ብዙ እንዳልኩት ሶስቱን አካል የሚያገናኘው ነው። ስለዚህ በብር ገዝቶ የሚጠቀም አለ ተጠቀሚ አዘጋጆች አሉ እና ባለቤቶች አሉ እነዚህ ባለቤቶች ገንዘብ የሚያገኙበት ተጠቃሚው ደግሞ አገልግሎት የሚያገኙበት ማለት ነው። ምግብ ቤት ስንል ስለዚህ የሁለት ቃላት ትምህርት ቃል ነው ምግብና ቤት የሚለው ማለት ነው።

ቲማቲም ይላል ቲማቲም ከፍሬ ፍሬዎች አንዱ ነው። ስለዚህ ቲማቲም መብላት እወዳለሁ። ለምሳሌ ቲማቲም ስልስ አለ እና ቲማቲም በጨው በቃሪያ ፍትፍት አለ ብዙ ነገር አለ ቲማቲም በጣም ብዙ ዘርፍ ብዙ የሆነ ጥቅሞች አሉ። በጤና አንፃር ብናይ አሁን ለምሳሌ ጤና ላይ ይመከራል ቲማቲም እንድንበላ ምክንያቱም የራሱ የሆነ ጥቅም አለው። ስለዚህ ቲማቲም በብዙ አይነት ነገሮች መብላት እወዳለሁ። ለምሳሌ በፍትፍት አድርጌ ውሃውንና ቃሪውን አድርጌ በጣም ደስ በሚል ሁኔታ እመገበዋለሁ ማለት ነው። ሌላኛው ደግሞ ቲማቲም በሽሮ ላይ ይደረጋል። ሽሮ ሰርተን አሁን ለምሳሌ ቲማቲም እንጨምርበታለን ማለት ነው። ይኸውም እንዴት? አፍተህ ያደርጋል ሌላኛው ደግሞ ቲማቲም ስልስ ብቻውን ተሰርቶ በዘይት በበርበሬ ተቁላልቶ ይበላል ማለት ነው። ያውም ቲማቲም ስልስ ብሎ ምግብ ቤት ላይ የተለያዩ ምግብ ቤት ላይ አሁን አሁን እንደዚሁ የተለመደ መግብ ሆኗል ማለት ነው።

አደጋ ይላል አደጋ ማለት ያው በብዙ ነገሮች ሊከሰት የሚችል ይህን ንብረት አደጋ ሊሆን ይችላል። የሰው ላይ የሚደርስ አደጋ ሊሆን ይችላል። ለምሳሌ ሰው ላይ አደጋ ይደርሳል ሰው ላይ አደጋ እንዴት ይደርሳል? ለምሳሌ ሰው በሚገጅበት ወይም ሰው እርስ በእርሱ በሚታለበት ወቅት። በድብድብ ሊሆን ይችላል በግሩፕ ፀብ ሊሆን ይችላል። የተለያዩ አደጋዎችን ሊደርሱ ይችላል ለምሳሌ አካል ጉድላ ተጅ መሰበር። ህማማቱ ራሱ አደጋ ሊፈጠር ይችላል። ወይም ቦታ ቦታ በሚንቀሳቀስበት ወቅት የመኪና አደጋ ሊደርስበት ይችላል። እና አደጋ ስንል ብዙ ነገር ነው ስለዚህ የሰው ነፍስ መጥፋት ሊሆን ይችላል። የንብረት አደጋ ሊሆን ይችላል የንብረት አደጋ ለምሳሌ። ብዙ አደጋ የደርሳል ንብራት ላይ ለምሳሌ ቤት ላይ መኪና ላይ እና የተለያዩ ንብራቶች ላይ ኢንዱስትሪዎች ላይ ሊሆን ይችላሉ ባርኮች ላይ ሊሆን ይችላሉ። ለምሳሌ አንድ በአንድ ብናይ የመኪና አደጋ መኪና ይቺ እናት ሊሆን ይችላል የዚብል ሊሆን ይችላል ትራንስፖርት ቦታ ቦታ ለመንቀሳቀስ የተለያዩ ብልሽቶች አጋጥሞ መኪና ሊገላበጥ ይችላል መኪና ሊወድም ይችላል ማለት ነው። ሌላኛው ደግሞ። የንብረት ለምሳሌ ኢንዱስትሪዎች ሊሆን ይችላል ቤቶች ሊሆን ይችላሉ የተለያዩ አደጋዎች ሊፈጠሩ ይችላሉ የሳት አደጋ ለምሳሌ እሳትተነስቶ ቤቱንም ሊያካትለው ይችላል። እንደዚህ ኢንዱስትሪዎችን ሊያካትላቸው ይችላል እዛን ጊዜ የሰው ሞትም የሰው ህይወት መጥፋትን ሊያጋጥመን ይችላል ማለት ነው። ስለዚህ አደጋ በብዙ መልኩ ልንገልጽ እንስላለን ስለዚህ ብዙ አደጋ ይኖራል ማለት ነው። ስለዚህ አደጋ ስናል ብዙ አይነት አደጋዎች አሉ። እና ተፈጥሮ አደጋ እና ሰው ሰራሽ አደጋዎች ሊሆን ይችላሉ። የተፈጥሮ አደጋዎች እና ለቅድም እንደተነጋገርነው በሰው ልጅ የሚመጡ አደጋዎች ማለት ነው። በተፈጥሮ ደግሞ ራሱ ተፈጥሮ የምታመጣው አደጋ ሊኖር ይችላል

ቅዳይ መቅዳት ለምሳሌ ብዙ ነገሮች የሚቀዱ አሉ። ለምሳሌ ዘይት እንቀዳለን ውሃ እንቀዳለን እና የተለያዩ ነዳጆችን እንቀዳለን። ለምሳሌ ነዳጅ ስንል መኪና አሁን የትራንስፖርት መኪናዎች ቦታ ለቦታ ሲንቀሳቀሱ የተለያዩ መዳዮች ላይ ነዳጅ ይቀዳሉ ማለት ነው ስለዚህ ቀዳ ይባላል ማለት ነው። ስለዚህ ውሃ ደግሞ ለምሳሌ ከቧንቧ ሊሆን ይችላል ከወረንጅ ከሚወርደው ወንዝ ላይ ሊሆን ይችላል። እንቀዳለን አስብ ስለዚህ የውሃ መቅዳት ቀዳ ስንል ደግሞ አንድ ሰው ለምሳሌ እህቴ ውሃ ከምንጭ ቀዳች አመጣች እንደማለት ነው። ስለዚህ ውሃ መቅዳትም አንዱ ይሄ ቀዳ ከሚለው ጋር ቃልጋር አብረው ይሄዳል ማለት ነው። ስለዚህ ፈሳሾች የሚጠቅም ቃል ነው የአማርኛ ቃል ነው። ፈሳሽ ለሆኑ ነገሮች ነው ይሄ ቃል የሚጠቅመን ስለዚህ ፈሳሽ ነገሮችን ቀዳ ነው የምንለው ማለት ነው።

ስኳር ይላል ስኳር ከሚጣፍቱ ነገሮች አንዱ ነው። ስኳር የራሱ ዘርፈ ብዙ የሆነ ጥቅም አለው። ለምሳሌ ስኳር ብዙ ጥቅም አለው ሻዬ ጋ ቡና ጋ እንጠጣለን በሶ የተለያዩ የራሱ የሆኑን ብዙ ጥቅሞች አሉት ስኳር ስኳር ሲበዛ ደግሞ የቴና ችግር ይዞ ይመጣል ማለት ነው። ስለዚህ እንዳይበዛ በመጠኑ በመጠቀም የስኳር ምርትን መጠቀም ይቻላል ማለት ነው። ለምሳሌ አንድ ሀገር የስኳር አምራች ብትሆን የተለያዩ ጥቅሞች አሏት ስለዚህ ለሀገር ውስጥ ጥቅም ላይ ታውለዋለች። ሌላ ደግሞ ለውጭ ሀገር በመሸጥ ገቢውን ታሳድግበታለች ማለት ነው። እንዴውስ አስራ ዘጠነኛው ክፍለ ዘመን ላይ ብዙ የስኳር ምርቶች ሲመረቱ ነበረ የመጀመሪያው ኢንዱስትሪ ራሱ የስኳር ፋብሪካ ይመስለኛል እንደኔ እንደኔ ስለዚህ ስኳር በጣም ሲመረት ነበረ ማለት ነው።

እንቁላል ሌላ ሌላው ከዶሮ ምርት ከምናገኘው አንዱ ነው የራሱ የሆኑ ብዙ ጥቅሞች አሉት። ለምሳሌ ሀይል ይሰጣል። ለምግብነት ይውላል ለምሳሌ ቀለል ያለ ኩርሶችን ለመብላት ወንድ ልጅ አብዛኛው ጊዜ እንቁላልን በፍርፍርነት በፍርፍር አድርጎ ጠዋት ጠዋት ቁርስ ላይ ይጠቀመዋል ማለት ነው። ይሄ ደግሞ በጣም አሪፍ ነው። ምክንያቱም ወንድ ልጅ ቀለል አድርጎ ቁርሱን ቤት ይበላል ማለት ነው። በተለይ ሚስት የሌለው ወንድ ላጤ የምንለው ወንድ አይነት እንደዚህ ነገሮች ቀላል ለመልኩ ይጠቀማቸዋል ማለት ነው። ስለዚህ ይሄ ደግሞ በጣም አሪፍ ነው ማለት ነው

አማርኛ አልችልም ይላል ያው ሁለት ቃል ነው አማርኛና አልችልም ይላል አማርኛ አንድ ቋንቋ ሲሆን ኢትዮጵያዊውስጥ በስፋት ሁሉም ሰው በሚባል አቅሙ የሚናገረው የስራ ቋንቋ የመጀመሪያ የስራ ቋንቋ ሲሆን አልችልም የሚለው ደግሞ ችሎታውን ማለት ነው የሚገልጸው አልችልም ማለት አለመቻሉን አለመናገሩን ይናገራል ማለት ነው። ስለዚህ አማርኛ አልችልም የሚል ቃል አማርኛ ቋንቋ አልችልም ተናጋሪ አይደለሁም። የመጀመሪያ ቋንቋ አይደለም በደንብ አልችልም ሊሆን ይችላል ስለዚህ አልችልም ስንል ግን ምንም አልሰማም አልናገርም እንደማለት ነው። ስለዚህ አልችልም ሳይሆን የሚባለው አሁን ለምሳሌ ብዙ አንደኛ ቋንቋ ሌላ ሆኖ አማርኛ ሁለተኛ ቋንቋ ይችላሉ እንደ ሁለተኛ ቋንቋ የማናገሩ አሉ ስለዚህ ይሄ ደግሞ በጣም ተቃሚ ነው። ሁሉም ሰው የአንዳንዱን ቋንቋ ቢችል በተለይ አንድ ሀገር ውስጥ ሳይሆን ሌላ ሀገርም እንኳን ያለውን ብንችል የተለያዩ የስራ እድሎችን ሊፈጥርልን ይችላል። ለምሳሌ ከውጭ ሀገር የመጣ አንድ ዜጋ አማርኛ ቢችል አንድ እዚህ ሀገር ለመኖር መግባቢያ ይሆነዋል ሁለተኛ ደግሞ የተለያዩ ስራ እድሎችን ያገኛል ማለት ነው። ምክንያቱም ሰው ልጅ በሚግባበበት ወቅት ብዙ ጥቅሞችን ያገኛል ማለት ነው። ለምሳሌ እኔ እንግሊዘኛ በደንብ ብችል እና ወደ ውጪ ብሄድ አሁን ለምሳሌ በቃል አሉ እንግሊዘኛ አለም ላይ ብዙ ተናጋሪ አለው ብዙ ሰው የሚችለው ስለሆነ የስራ እድል አገኛለሁ። በተረፈ ደግሞ ቶሎ መግባባት እችላለሁ ማለት ነው። ስለዚህ ሁሉም ሰው ቋንቋውን ቢችል አሪፍ ነው ስለዚህ ቃሉ አማርኛ አልችልም ይላል ስለዚህ አለመቻሉን አለመናገሩን ይገልጻል ማለት ነው። ስለዚህ ሁሉም ሰው ቢችልና ቢናገር ጥሩ ነው ብዬ አስባለሁ።

ክሬዲት ካርድ ይላል ክሬዲት ካርድ ማለት ለምሳሌ ብድር እንደማለት ነው። ስለዚህ ይሄም አማርኛ አካል ሳይሆን እንግሊዘኛ አካል ነው። ስለዚህ ክሬዲት ስንል አንድ እዳ ውስጥ ያለን ነገር ነው ለምሳሌ። ሞባይል ካርድን ክሬዲት ካርድ ልንል እንችላለን ክሬዲት ካርድ ሞላው ስንል ለምሳሌ ቴሌ ሊሆን ይችላል ሳፋሪኮም ሊሆን ይችላል ተበድረን ሞላን ከስልካችን ሞላን ማለት ነው። ስለዚህ በጥቅሉ ይሄ ቃል ክሬዲት ቃል ስንል ክሬዲት ካርድ ስንል የብድር ካርድ እንደማለት ሊሆን ይሆናል ማለት ነው። ስለዚህ ክሬዲት ካርድ የራሱ የሆነ ጥቅም አለው ለምሳሌ እኔ ብር ሳይኖረኝ ቢቀር ክሬዲት ካርድን በመጠቀም መሙላት እና የምፈልገውን ስራ እንድሰራ ያስችለኛል ማለት ነው። ስለዚህ ክሬዲት ካርድ መጠቀም ብዙ ጥቅም አለው የራሱ የሆነ ጥቅም አለው የራሱ የሆነ ጉዳትም አለው ማለት ነው

ሰዓት ይላል ሰዓት ያው ሰዓት አለም ላይ ውዱ ነገር ነው። ምክንያቱም በሰአቱ የአንዳንዱን ስራ ካልተጠቀምና የራሱ የሆነ ችግር ይዞ ሊመጣብን ይችላል። ለምሳሌ ተማሪዎች ሰዓትን በአግባቡ ካልተጠቀምን እኔንም ጨምሮ የመውደቅ አጋጣሚ ይደርሳል ለምሳሌ ክላስ ከክላስ የሚያሸጋግረን ሆኖ ውጤት ላናስመዘግብ እንችላለን ማለት ነው። ለምሳሌ የዩኒቨርሲቲ ተማሪዎችን ብናወራ ለምሳሌ ሰዓትን በአግባቡ ተጠቅመን ካላነበብነው ግሬዳችን ይወርዳል በማምጣት ወይም መግባት የምንፈልገውን ፊልድ ወይም ትምህርት ክፍል ላናገኝ እንችላለን ማለት ነው። ስለዚህ ሁሉም ሰው ሰዓትን አክብሮ ቢጠቀም ብዙ ጠቀሜታ አለው። ሰዓትን አላውቅም አግባብ ደሞ ዝም ብሎ ባልባሌ ቦታ መሳለፍ ደግሞ የራሱ የሆነ ጉዳት አለው። ለምሳሌ ሰዓትን በአግባቡ ብንጠቀም ምን ፈልገው ቦታ እንደርሳለን ማለት ነው። ጎል የምንፈልገው ግብ እንመጣለን ማለት ነው። በተዘዋዋሪ ደግሞ ሰዓትን አለመጠቀማችን ደግሞ ዋጋ ያስከፍለናል ማለት ነው።

ብቃት የላን ብቃት ማለት አንድ ሰው የሚለካበት መለኪያ ማለት ነው። ለምሳሌ አንድ ተማሪ ተምሮ ጨርሶ ስራ ከመግባቱ በፊት ይሄ ሰውዬ ብቁ ነው ተብሎ ይለካል። አንደኛ ቅድም እንደተነጋገርነው ዲግሪ ይሰጠዋል ለዛ ሰርቲፊኬት ነገር ይሰጠዋል። ይሄ ሰርቲፊኬት መሰጠቱ ለዛ ስራ ብቁ ነው ብሎ ማለት ነው። ብቁ ነው ለዛ ስራ መስራት ይችላል ይሆንላታል እንደ ማለት ይሆናል ማለት ነው። ስለዚህ የተለያዩ መስፈርቶች መለኪያዎች ሊኖሩ ይችላሉ። አንዱን ሰው ብቁ ነው ለማለት። ስለዚህ ብቁ ስንል ግን ለዛ ስራ ለመስራት በቅቷል ለስራው ጥሩ እውቀት አለው ጥሩ ግንዛቤ አለው መስራት ይችላል። ተብሎ ከተለያዩ ተቋማት የተሰጠው ነገር ሊኖር ይችላል ማለት ነው። ስለዚህ ብቁ ለማለት ብቁ ነው ብቁ ዜጋ ፈራን ሲባል ለምሳሌ በተለያየ ዘርፍ ያሳለጠናቸውን ስራዎችን ሊናገር የሚችል ሊሆን ይችላል ማለት ነው

እሁድ ይላል እሁድ ከሳምንታት የመጨረሻዋ ቀን ናት። እቺ ቀን ብዙ ጊዜ። እረፍት ናት ያደርጉባት ሁሉ ሰው እረፍት ያደርግበታል የተለያዩ ቦታዎች ይሄዱባታል። እና እሁድ በጣም ምርጥ ቀን ናት። ለምሳሌ ክርስቲያን የሆኑ የተለያዩ እምነት ቦታዎች በመሄድ የሚያሳልፉበት ቤተሰቦችን ይዘው ሄደው የሚዝናኑበት ቀን የእረፍት ቀን እሁድ ነች። ለምሳሌ እሁድ ሁሉም አይነት ስራዎች የሚዘጉበትና እረፍት የምትሆን ቀን ነች። ሁሉ ሰው ቤተሰብ በጊዜ የሚያሳልፍበት የተለያየ ቦታዎች የሚሄድበት የሚዝናናበት እና ብዙ አይነት ስራዎችን የታመመውን የሚጠይቅበት ሆስፒታል የተኛውን እስር ቤት የገባውን ሁሉ የሚጠይቅበት ቀን ነች። እና እች የተቀደሰች ቀን ነች። ምክንያቱም እች ለቀን ለነገ ስራ ለመግባት ደግሞ ራሳቸውን የሚያድሱባት የተለያዩ ዝግጅቶችን የሚያደርጉበት ቀን ነች። ስለዚህ እቺ ቀን እሁድ ቀን በጣም ለሁሉ አስፈላጊ ነች። ለነገ ስራ ለመግባት ደግሞ ራሳችንን የምናዘጋጅበት ቀን ነች ማለት ነው።

እባክህ ይላል እባክህ ማለት ልመና እንደማለት ነው ለምሳሌ አንድ ሰው የሆነ ነገር እንዲደረግለት ወይም እንዲ ምህረት የጠየቀው ማለት ነው። ለምሳሌ ቤት ላይ የሆነ ጥፋታ አጥፍተን አባቶቻችን እና እናቶቻችን ለመግረፍ ወይም ለመቅጣት ሲሞክሩ እባክሽ ታይኝ እባክህ ተወኝ እያልን መለመን መመጸን ማለት ነው። ስለዚህ ይሄ ልማና ቃል ነው የሆነ የላይ አካል አለ እኛ ጋር የሚያደርሰውን ጫና በልመና ለመውጣት የምናደርገው ጥራት ነው ማለት ነው። ከትራት ውስጥ የምንጠይቅበት በጣም ትልቁ ቃል ማለት ነው ይሄ ማለት እባክህ ተወኝ እባክሽ ተይኝ ምናምን ነገር ብቻ እንደዚህ አይነት ቃል በጣም የሚያገላግለው ለመለመን ነው ማለት ነው። ስለዚህ ለልመና ከምንጠቀምበት ቃላት አንዱና ዋናኛው ቃል እባክህ የሚለው ቃል ነው ማለት ነው። በጣም ትልቅ ቃል ነው በጣም የተከበረ ቃል ነው

ጠቃሚ ጠቃሚ ስም ይላል ማለት ያው የማይጠቅም ስም የለም ግን ሰው የራሱ የሆነ ስያሜ አለው ከምን አንፃር እንደሚሰይመው ያውቀዋል ስለዚህ ጠቃሚ ስም ስንል ለዛ ለወጣለት ስም የሚጠቅም ሊሆን ይችላል ማለት ነው የተለያየ የሆነ ልዩ የሆነ ጠቀሜታ የሚሰጥ ጥቅም ነው ሁሉም ስም ይጠቅማል የማይጠቅም ስም አይወጣም ለምሳሌ ስም የምናወጣው ለመስታወሻነት ሊሆን ይችላል፣ ለወደፊት ወይም የዛን ጊዜ ኑሮ ደረጃን አይተን ሊሆን ይችላል ስለዚህ ሁሉም ስም ጠቃሚ ነው ማለት ነው። ልዩ ጥቅም ያለው ስም የለም ሁሉም ጠቃሚ ነው ማለት ከአንዱ ከአንዱ የሚበልጥ ስም የለም ምክንያቱም ሁሉም በምክንያትና በውጤት ላይ ተደግፎ ስለወጣ ስም ሁሉም ጠቃሚ ነው ብዬ አስባለሁ እንደኔ አስተሳሰብ ሁሉም ጠቃሚ ስም ነው። የማይጠቅም ስም የለም ሁሉም ስሞች እኩል ናቸው ይጠቅማሉ ማለት ነው።

እርዳታ ይላል እርዳታ ያው ይሄም አሪፍ ቃል ነው። እርዳታ ስንል ለምሳሌ የሚታገዝ ሰው አለ የሚረዳ ሰው አለ። ስለዚህ እርዳታ መስጠት በጣም ጥሩ ነው። እርዳታን ከማን እናገኛለን ለምሳሌ ከሀገር ሀገር እናገኛለን አንድ ሀገር ለሌላኛው ሀገር ይረዳል ማለት ነው። ለምሳሌ ያደጉ ሀገራት ማደግ ላይ ላሉ ሀገራት የተለያዩ እርዳታ ያደርጋሉ ለምሳሌ የመድሃኒት ሊሆን ይችላል የምግብ ሊሆን ይችላል የአልባሳት ሊሆን ይችላል እገዛ ይደረጋል። ለምሳሌ እንደዚህ የሚደረገው ለምሳሌ ድርቅ በተነሳበት አካባቢ ሊሆን ይችላል ሰላም የሌለበት አካባቢ ሊሆን ይችላል። ለተፈናቀሉ ዜጎች እርዳታ ይደረግላቸዋል ማለት ነው። ለምሳሌ ሀገር ለሀገር የሚረዳው እርዳታ ድርቅ በተነሳበት ድርቅ ያልደረሰበት ሀገር የተለያዩ እገዛ እርዳታ ያደርግላቸዋል ማለት ነው። ሌላኛው ደግሞ ለስደተኞች እርዳታ ይደረግላችኋል።

ወንድም ይላል ወንድም ስንል ለምሳሌ የእናት ልጅ የአባት ልጅ ላንተ ወንድም ማለት ትንሽ ሊሆን ይችላል ትልቅ ሊሆን ይችላል ወንድም ስንል ለምሳሌ ወንድም ማለት ራሱ ቃሉ በጣም ቅርብ የሆነ ቃል ነው ወንድም ስንል ለምሳሌ በጣም የሚያግዝህ እንዳንተም ያስብልህ ላንተ ሁሉም ነገር የሆነ ማለት ነው ወንድም ስንል ለምሳሌ የኔ ወንድም አለ የኔ ወንድሜ ለኔ ሁሉም ነገሬ ነው፤ ከእኔ በላይ ነው ለኔም የሚያስብልኝ ለኔ ነው የሚኖርልኝ ለኔም የማይሆንልኝ ነገር የለም ስለዚህ ወንድም ማለት ለኔ እንዲሁ እንዲሁ ዝም ብዬ ቃሉን ብቻ የምጠራው ነገር የለም ስለዚህ ወንድሜ ለኔ ከእኔ በላይ ነው የሚያስብልኝ ለኔ ለራሱ ትቶ ለኔ ነው የሚያስብልኝ ማለት ነው የሱን ኖሮ ትቶ ለኔ ነው የሚኖረው ወንድሜ ለኔ እንጃዬ ለሌላ አላውቅም እንጂ ለይኔ ወንድም ልዩ ነው ለኔ የተለያየ ሰው ነው ለኔ ወንድሜ ወንድሜ ማለት እንጃ ከምገልጸው በላይ ነው ስለዚህ የሁሉም ሰው ወንድም እንዲህ ነው ብዬ አስባለሁ ስለዚህ ወንድም ወንድም የሚለው ቃል በጣም ጥልቅ ቃል ነው በጣም ትልቅ ቦታም የምሰጠው ቃል ነው ለኔ ስለዚህ ወንድሜ ለኔ ሁሉም ነገሬ ነው ወንድሜ የሌላ ማየው አለው አሁን ብንጣላ ምን ብንለን ወንድም ወንድም ነው ወንድም ማለት ከራስህ በላይ የሚያስብልህ ብዙ ነገር የሚያደርግ የራሱን ትቶ ራሱን ትቶ ለእኔ የሚኖር ማለት ነው ብዙ ነገሮችን ለኔም ያደርግልኝ ለምሳሌ የራሱን የሚለብሰውን ትቶ ለኔም ያስለብሰኝ ለኔም የሚገዛልኝ የሚያስፈልገኝን ነገር የሚያደርግልኝ ይሄን ሁሉ የሚያደርገኝ ግን ትንሽ ወንድሜ ነው ምክንያቱም እንጃኔ በቃ ቃል የለኝም የምገልጽበት ወንድም ትልቅ ክብር ነው ወንድምን ማክበር ትልቅ ነገር ነው ትንሽም ሆነ ትልቅ ወንድም ወንድም ነው በጣም ብዙ ይረዳል ያግዛል ስለዚህ እንደኔ እንደኔ ወንድም በጣም ትልቅ ነገር ነው።